ቡና መፍጨት ታውቃለህ። እና መጀመሪያ ይታጠባል ከዛ በደንብ ይታጠብና እዛ በኋላ ይቆላል። እዛ ይቆላና ይወቀጣል በሙቀጫው ሙቀጫ አለ በ በሙቀጫ ይወቀጣል ወይ ደግሞ ትንሽ የቡና መፍጫ አለህ? በማሽን በዛ ይፈጫል። ተቆላ በኋላ ማለት ነው።

አዎ ያው ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት በጣም ነው ምወደው። እውነትም ያው ፎቶ በጣም በተለይ እንደዚህ አበባዎች እንደዚህ። ብዙ ነገር አለው። አንደኛ ልጅነት እነስካ ቢያንስ ህፃንነት ፎቶ ያነሳው ለ እንደ ቅርስ እናት ያገለግላል ራሱ። ፎቶ ማንሳት እኔ በጣም ደስ የሚለው ያው እንደ መረጃ ያው መረጃ በጣም ጠቃሚ ነው። ደስ ይለኛል እና ያ

ስንት? ብርድ ልብስ ትጠቀማለህ እኔ በጣም። ማለት ያው ቦታው ቀዝቃዛ ስለሆነ ሁለት ብርድ ልብስ ነው ምጠቀመው እንደዛ ሆኖም ራሱ ብርድ ነው። ቦታው ያው ትንሽ ቀዝቃዛማ ነው ቦታው። ወደ ሰሜኑ ክፍል ስለሆነ ያው ቀዝቃዛ ነው ቦታው። ያው ትንሽ ቅዝቃዜ ስላለ። ሁለት ብርድ ልብስ ነው የምጠቀመው እኔ።

ኮፍያ ማድረግ ትወዳለህ ላ እኔ ኮፍያ ማድረግ ያው አልወድም። ምክንያቱም ያው ኮፍያ ትንሽ ያው ፀጉር ምናምን ይመልጣል ምናምን ስለሚሉ ኮፍያ ተጠቅሜ አላቅም። ማለት ኮፍያ። እኔ ፀጉር ምናምን ይመልጣል ስለሚሉ ኮፍያ እንኳን አድርጌ እማላቅ አልወድም እኔ ኮፍያ።

አሃ በምንጣፍ ላይ ትቀመጣለህ እንዴ ምን ጥያቄ አለው? ምንጣፍ ካለውም አሪፍ ነው። ያውም በመዳበረያም ምንጣፍ እንጂ ምንጣፍ መዳበሪያ ላይኖረው የሚችለው መወራው ላይ። ምንጣፍ ተገይቶ ምንጣፍ ላይማ በጣም እንዴ አርፊ ነው። እንጃ ተቀምጬ አውቃለሁ

እኔ የቀረ ምግብ ትበላለህ እንዴ? ያደኩት በሱ አይደለም ምግብ ቅር ምግብ እንዴ ያደኩም በሱ ነው። እና ምግብ እኔ አልመርጥም። ምግብ አላማርጥም እና ያገኘኋት ምበላው።

ቀዝቃዛ አየር ሁኔታ ትወዳለህ? አዎ በጣም በጣም ምወደው ምክንያቱም ያው ቅዝቃዜም በልብስ በትኩስ ነገር ታሳልፈዋለህ። ሙቀትን ግን በምንም በቃ ማለት እንዴ ሙቀት ቀዝቃዛን በብርድ ያው በብርዱን በልብስ ስትል ትልቅ ታሳልፈዋለህ ሙቀት ነው የማይቻለው የቅዝቃዜ በጣም ደስ ይለኛል። ቅዝቃዜ እውቀት ቅዝቃዜ በጣም ነው የምወደው። ከዚያም ምክንያቱም በትኩስ ነገር ነው በልብስ ልብስ ብርዱን ትከላከለዋለህ ሙቀትን ግን በምን ትከለከለዋለህ። እና እኔ ያው ቅዝቃዜን ነው የምንመርጠው። ቅዝቃዜ በጣም ነው ምወደው።

አሁን ሳህኖችን መታጠብ ትወዳለህ? አዎ ሳህኖችን የግድ ነው። ያው ደስ የምል ንጽህና። ሰሀኖች ታጥቦ ነው። እንጂ እንዴ ንጽህናማ የግድ ነው። እንዴ? ስሃን ያልታጠበ

ሃይ የተበላሸ ነገር ማስተካከል ትችላለህ? አዎ እንዴ እሱማ ስራዬ ነው። ምክንያቱም ያው የተበላሸ ነገር ማስተካከልም ያ ምክንያቱም ያው ምንም አሁንም እንትን የምልበት ስለሆነ ድረስ እሱንም። ማስተካከል ያው ስራዬ እስከሆነ ድረስ ያ። ምንም ችግር እሱ ቃል ችግር የለውም። እኔ